የሙዚቃ መሳሪያ መጫወት ትችላለህ ወይ? ለሚለው ጥያቄ ሙዚቃ መሳሪያ መጫወት አልችልም። የሙዚቃ መሳሪያ መጫወት የምችለው ማለትም እንትን ነው ጃዝ መምታት ብቻ ነው። ጃዝ መምታትን እችላለሁ። እንጂ ከዛ ውጪ ያሉትን የሙዚቃ መሳሪያ መጫወቻዎችን ብዙም አልችልም። ስለዚህ የሙዚቃ መጫወቻ መሳሪያዎችን መጫወት ትችላለ ወይ ለሚለው ጥያቄ እንደ አጠቃላይ የኔ መልስ የሚሆነው። ከሙዚቃ መጫወቻዎች ውስጥ መጫወት የምችለው ጃዝን ብቻ ነው ማለትም ከበሮ ከበሮ መምጣት ማለት ነው። እሱን እችላለሁ ከዛ ውጪ ያሉትን ግን ሌሎች የሙዚቃ መሳሪያ መጫወቻችሁን መጫወት አልችልም። ብዙም ብዙም እውቀቱ የለኝም። ከልጅነትም ልምዱም የለኝም ከልጅነት ግን ያው ከበሮ እመታ ስለነበር ከበሮ መምታት እና ሙዚቃ መሳሪያ መጫወቻ እሱን እችላለሁኝ። በደንብም ባይባል በመካከለኛ ደረጃ እችላለሁ። እና አብዛኛውን ጊዜ እሱን እጫወታለሁ ማለት ነው። ስለዚህ እንደ አጠቃላይ ስንወስደው የሙዚቃ መሳሪያ መጫወት ትችላለ ወይ? ለሚለው ጥያቄ የሙዚቃ መሳሪያ መጫወት በከፊል እችላለሁ ማለትም ከዛ ውስጥ አንዱን ጃዝ ወይም ደግሞ ከበሮ መማታትን እችላለው። ከዛ ያለፈ ከበድ ያለ ነገር አልችልም ያው ምክንያቱም በልጅነቴም ተጫውቼም ስለማላውቅ። ብዙም ትኩረት የለኝም የሙዚቃ መጫወቻን ከመጫወት ይልቅ እንደውም ሙዚቃን መስማት እና ለመጫወት መሞከር ትንሽ እሞክራለሁ። እንጂ የሙዚቃ መሳሪያ ላይ ብዙም እውቀቱ የለኝም። ከሙዚቃ መሳሪያዎች ውስጥ ያው መጫወት የምችለው ጃዝን ብቻ ነው። ጃዝ የሚባለው እሱን መምታት እችላለሁ መጫወት እችላለሁ። ከልጅነትህ እሞከር ስለነበር ማለት ነው። ስለዚህ እንደ አጠቃላይ ስንወስደው የሙዚቃ መጫወቻ መስሪያዎችን መጫወት ትችላለህ ወይ? ለሚለው ጥያቄ እኔ መጫወት የምችለው ከበሮ ወይም ጃዝን ብቻ ነው። ምክንያቱም ያው ከልጅነት ከበሮ እመታ ስለነበር ማለት ነው። እና ከሙዚቃ መሳሪያ መጫወቻ ውስጥ ጃዝ ወይም ከበሮን እችላለሁ። ምክንያቱም ያው ጃዝ ወይም ከብሮን መጫወት ስለምችል ማለት ነው። ስለዚህ እንደ አጠቃላይ ስንወስደው የሙዚቃ መሳሪያ መጫወት ትችላለ ወይ? ለሚለው ጥያቄ የሙዚቃ መሳሪያ መጫወት የምችለው ጃዝ ወይም ከበሮን ብቻ ነው። ምክንያቱም ጃዝ ወይም ከበሮ መጫወት ስለምችል ማለት ነው

በመታጠቢያ ውስጥ ተዘምራለህ ወይ? ለሚለው ጥያቄ በመታጠቢያ ቤት ውስጥ ያው ብዙም የመዘመር ልምዱ የለኝም። ዝም ብዬ ነው የምታጠበው ትኩረቴን ያው መታጠብ ላይ ማድረግ ስለምንፈልግ። በሙዚቃ በገላ መታጠቢያ ቤት ውስጥ ብዙ የመዘመር ልምዱ የለኝም። ስለዚህ እንደ አጠቃላይ ስንወስደው በመታጠቢያ ቤት ውስጥ ተዘምራለህ ወይ ለሚለው ጥያቄ? እንደ አጠቃላይ የእኔ መልስ የሚሆነው በመታጠቢያ ቤት ውስጥ አልዘምርም። ምክንያቱም በመታጠቢያ ቤት ውስጥ ስለማልዘምር ማለት ነው። ትኩረት ያው አንድ ቦታ ሆኖ መታጠቤን ብቻ በትክክል እንድታጠብ ስለማያስችለኝ በዛ በሙዚቃ በመታጠሪያ ቤት ውስጥ የመዘመር ልምዱ የለኝም። ያው ከልጅነትም ጀምሮ ዝም ብዬ ነው የምታጠረው እንጂ የመዘመር ልምዱ የለኝም አያስድስተኝም።

አካባቢው ገበያ እንዴት ነው ለሚለው ጥያቄ የአካባቢው ገበያ ወቅታዊ ነው አንዳንድ ጊዜ ባህሎች በሚኖርበት ሰዓት የአካባቢዬ የገበያ እንቅስቃሴ ጥሩ ይሆናል ከዛ ውጪ ደግሞ አንዳንዴ የሚቀዘቅዝበትም ሁኔታ አለ ስለዚህ እንደ ሁኔታውና እንደ ጊዜው ይለያያል በዓሎች በሚኖርበት ጊዜ የአካባቢዬ ገበያ ጥሩ ይሆናል ከዛ ውጪ ግን ያው ይቀዘቅዛል እና በተወሰነ መልኩ ልዩነት አለው። በዓል በሚሆንበት ሰዓት እና በዓል በማይሆንበት ሰዓት ስለዚህ አካባቢው ገበያ እንዴት ነው ለሚለው ጥያቄ እንደ አጠቃላይ የኔ መልስ የሚሆነው የአካባቢው ገበያ እንደ ጊዜውና እንደ ሁኔታው ይቀያየራል ማለት ነው። አንዴ ጥሩ ይሆናል አንዳንዴ ደግሞ መጥፎ ይሆናል። ስለዚህ አጠቃላይ ስንሰራው የአካባቢው ገበያ እንደሁኔታው ይቀየራል ደግሞ ተቀያያሪ ተለዋዋጭ ነው ማለት ነው። በተለያዩ ሁኔታዎች ላይ እና የተለያዩ ነገሮች ተጽዕኖ ስለሚያደርጉበት እንደሁኔታው ስለሆነ የአካባቢው ገበያ እንደሁኔታው ይለያያል